ማሸለፍ ትችላለህ ለሚለው ማሳለፍ ትችላለህ ለሚለው ከሆነ ማሳለፍ ካለብኝ ማሳለፍ ያለብኝ ነገር አሳልፋለሁ። መናገር ያለብኝን ነገር እናገራለሁ አስፈላጊ ሆኖ ካልታየኝ ግን አልፈዋለሁ።

የዝናብ ውሃ ትሰበስባለህ ለምለው ጥያቄ የ ዝናብ ውሃ አሁን ላይ አልሰበሰብኩም ምክንያቱም በቂ ውሃ አለን። ውሃ በሌለበት ጊዜ ካጋጠመኝ የዝናብ ውሃ አሁን ላይ አልሰበስብም ምክንያቱም በቂ ውሃ አለን። ውሃ በሌለበት ጊዜ ካጋጠመኝ የዝናብ ውሃ መሰብሰብ ካስፈለገኝ ግን ውሃ በሌለበት ቤት ልሰበስብ እችላለሁ። አሁን ግን ውሃ

መጠበቅ ታግድ ነው ለምለው ቃሉ ብዙ ባልረዳም መጠበቅ ማለት የሆነ ነገር ከማይፈለጉ ነገር ወይም ደግሞ ከማይመለከተው ነገር መጠበቅ ወይን ደግሞ በነበረበት እንዲቆይ ማድረግ ወይም ደግሞ ማገድ ማለት ነው።

ማብሰል ትችላለህ ለሚለው ያው ማብሰል ምግቦችን ማብሰል ይቻላል። በእሳት ወይም ደግሞ በኤሌክትሪክ በማድረግ በስቶፕ ላይ የሆነ ነገር ማብሰል ወይም ደግሞ በእሳት አርጎ የሆነ ነገርም የሚበላ ነገር። እኔ እንደዚህ በአይነት ምግብ አይነት መስራት ይቻላል።

እድለኛ ነገር አለ። እድለኛ ብዙም እድለኛ ባልሆንም አንዳንዴ እድል ነገር እድል ስለሆነ። በእድል የደረሰኝን ነገር ሊደርሰኝ ይችላል። ግን እድለኛ የሚያስብለኝ ነገር አንድ ነገር ያገኘሁት ነገር የለም።

በመታጠቢያ ውስጥ ትዘምራለህ ለምለው ተጠየቀ ጥያቄ? በብዛት በመታጠቢያ ውስጥ መታጠብ ነው እንጂ የምዘምርበት ቦታ አይደለም ግን በውስጥ ከተማ ላለ ሰው። በመታጠቢያ ውስጥ አንዳንዴ አልፎ አልፎ አልፎ እያንዳንዱ የሆነ የስራ ስሰራ ልዘምር እችላለው።

የአካባቢው ገበያ እንዴት ነው? የምለው የአካባቢው ገበያ በእኛ አካባቢ ገበያ ያው በሳምንት ሁለቴ ወይም ሶስቴ የገበያ ሁኔታው ነው። እና የገበያ ሁኔታው ያው ከገጠር አንድ ላይ ይዞ ምርታ ምርት ይዞ ወደ ገበያ ያመጣሉ። ሸማቾች ደግሞ ከተለያዩ ቦታ ከከተማ እንደውም ከተለያዩ ቦታ ይመጣሉ መጥቶ ይሸምታሉ። እኔ እገዛለሁ።

እንደገና ጥቅም ላይ ማዋል ታደርጋለህ እንደገና ጥቅም ላይ ማዋል የሚችለው እንደአስፈላጊነቱ ነው ያ እቃ እንደገና ተሰርቶ ወይም ደግሞ እንደ አዲስ ተሰርቶ ስራ ላይ ማዋል የሚችል ከሆነ እንደገና ስራ ላይ እንዲውል አደርጋለሁ ያ ነገር አንድ ጊዜ እነዛ እንዳይ ነዝረው ከሆነ አልጠቀመም እንደገና ከስራ ላይ ማዋል አልችልም ከዛ ውጪ ግን ተመልሶ ወደስራ ልገባ የምትችል ከሆነ መልኬ ወደ ስራ አስገብቼም ስራ ትችላለህ

ስለ በልጅነቴ የምኖረው ቤቴን ንገረኝ ላልኩት ጥያቄ አዎ በልጅነቴ አሁን ካለሁበት ቤት ጋ እምነጻጸር አይደለም። ድሮ በልጅነቴ በቤተሰቦቼ ከሳር እና ከእንጨት እንዲሁም ከጭቃ የተሰራ ቤት ውስጥ ነው የምኖረው። አሁን ግን መንግስት በሰራልኝ ቤት ውስጥ ነው ምኖረው።

ስጦታ መስጠት ትወዳለህ ብሎ ለተጠየቅኩ ስጦታ ብፁም ስጦታ ሰጥቼ አላውቅም። አጋጣሚ የሆነ ለሰው መስጠት የለብኝም ነገር አንዳንድ ነገር መስጠት ይችላሉ እንጂ ስጦታ እንደ አበባ አይነት ነገር ለጓደኛዬም ሌላም ሰጥቼ አላውቅም።

እሳት ለማነድ ምን ትጠቀማለህ? ብለህ ለጠየከው ያው እሳት በአካባቢያችን ከተለያዩ ነገር እንጠቀማለን። ከክብሬት ከላይተር። እንደውም ደግሞ እሳት ለማንደድ የደረቀ ሳር እና የደረቀውን እንጨት በመጠቀም እሳት ማንደድ እችላለሁ። ሁለተኛ ነዳጅ በመጨመር እሳት ማንደድ እይችላለሁ።

የምትወደው ስፖርት ምንድነው ላልከው? የምወደው ስፖርት የተለያዩ ስፖርቶች አሉ ከእነዛ ውስጥ ብዙ ጊዜ የእግር ኳስ ጨዋታን የእግር ኳስ ጨዋታን መጫወት እወዳለሁ። አልፎ አልፎ ፑሻፕ ዲጋፕ እና ሲታፕ የመሰሉትን እወዳለሁ

ዋና አላፍነታቸው ምንድን ናቸው? እንዳልኩህ አላፍነታ በምሰራበት ስራ። ስራ ለመስራት። ከእኔ ስር ያሉ ሰው የሚለው ማናገር። በማናገር ተግባብቶ ስራዎቹን እንዲሰሩ ሰዎችን። አሰራለሁ።

ልብሶችህ በስነስርዓት የተቀመጡ ናቸው ብለው ለጠየከው? ብዙን ጊዜ ልብሶቼን በሰነስርአት አላስቀምጥም። ያው ብዙም ጊዜ እለብሳለሁ ለብሼ ሌላ ልብስ ስለምቀይር። ብዙን ጊዜ አላስቀምጥም ግን ካጠብኩ በኋላ አስተካክዬ አስቀምጣለሁ

በብዙ ህዝብ መካከል መሆን ይመቻል ነው ምለው ብዙን ጊዜ ብዙ ህዝብ ያለበት ቦታ ብዙ አልሆንም። ግን አንዳንዴ እንደ ሰርግ አይነት እና ብዙ ሰው ያለበት ቦታ መገኘት ካለብኝ ግን በዛ ስራ ላይ። በስራም በተመለከተ በህዝብ ሰበብም በተመለከተ እገኛለሁ።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ እኔ የምሄደው ስራዬን ከጨረስኩ ቡሃላ በእረፍት ጊዜየ መናፈስ ያለብኝ። ካመንኩበት ማረፊያ ቦታ መዝናኛ ቦታ ሂጄ መናፈሻ። ሂጄ እዝናናለሁ

ሌሎቹን መርዳት ትወዳለህ? ብለህ ለጠይከኝ አዎ ሌሎቹን መርዳት እወዳለሁ። ምክንያቱም ሌላን ሰው እንደራሴ አርገ ስትረዳ። ያን ሰው የስማደሰት ሰውዬው ከተደሰተ ውስጤ። የማናቸውም ሰው ውስጡ ስለሚደሰት። ሰዎችን መርዳት እወዳለሁ